የስራ ጊዜ ገደብ ታስተካክላለህ? የስራ ጊዜ ገደብ አስተካክላለሁ ብዬ ለመናገር ይከብደኛል። ምክንያቱም በአብዛኛው ጊዜ በተሰጠኝ ስራ የጊዜ ገደብ ውስጥ ነው ስራውን ለማጠናቀቅ እምሞክረው። ግን አንዳንዴ አንዳንዴ ቀናቶች ላይ በጣም አስቸጋሪ ነገሮች ገጥመው በተሰጠኝ ጊዜ ገደብ ውስጥ ስራዬን መስራት የማልችልበት አጋጣሚ ሲኖር ለማስተካከል እሞክራለሁ። ይሄ የስራ ጊዜ ገደብ የሚያስፈልግበት ዋና ምክንያት አንደኛ ስራዎች በሰአታቸው መሰራት ስላለባቸው ነው። ሁለተኛ ነገር አንድ አብዛኞች ስራዎች ከጊዜ ጋር በጣም ተያያዥነት አላቸው። ማለት በጊዜ ባይሰሩ ውጤታቸው እንደሚፈልገው ላይሆን የሚችልበት እድል ከፍተኛ ነው። ስለዛ የጊዜ ገደብ ያስፈልጋል። ሁለተኛው ነገር ደግሞ የሚመስለኝ እንደ ስነ ስርዓትም ነው። ወይም እንደ ዲሲፕሊንም የሚወሰድ ነገር ነው። የተሰጠን ስራ በጊዜና በአግባቡ የመስራት አንደኛ ጊዜው ነው ሁለተኛ ደግሞ በትክክል በተሰጠን ጊዜ ወይም በተሰጠን የጊዜ ገደብ መሰራት ባለበት ኳሊቲ መስራት መቻል ማለት ነው። ለዛ ደግሞ እኛን ዲሲፕሊን እንድንሆን ያደርገናል ማለት ነው። የጊዜ ገደብ መሰጠቱ በስራ ላይ እና እንዳልኩት በአብዛኛው ጊዜ በተሰጠኝ የጊዜ ገደብ ውስጥ ነገሮችን ለማስተካከል ነው የምሞክረው። ከዛ ውጪ ባለው ጊዜያቶች ግን አስቸጋሪ ነገሮች ሲገጥሙ እና ማድረግም ማልችልባቸውም አጋጣሚዎች ሲኖሩ ያው ለማስተካከል እሞክራለሁ ማለት ነው። በዛ የታዘብኩት ነገር ምንድነው በጣም የሚያስጠላ ነገር ነው። የጊዜ ገደብ ማስተካከል ማድረግ በጣም ደስ የሚለውና በራስህ እንድትተማመን ለስራህ አክብሮት እንዳለህ የምታሳይበት መንገድ በተሰጠኝ ጊዜ ጠረጴዛዎችን ማከናወን ነው ብዬ አስባለሁ። ለማስተካከል ስትሞክር አልያ ደግሞ ሳታስተካክልም ቀርተህ በተሰጠህ ጊዜ ገደብ ውስጥ ስራህን ሳትሰራ ብትቀር ለራሴ ያለ እምነት ለስራህ ያለህ ክብር ከዛ ደግሞ ጊዜውን ለሰጠህ ሀላፊም ሊሆን ይችላል ወይም ስራ በራሱ አንተ ያለህን ክብር አያሳይምና መከበሩ ይበልጥ ጥሩ ነገር ነው ብዬ አስባለሁ ግን ደግሞ ሰዎችን የሚገጥመን ነገር አይታወቅም እና ማስተካከያ ማድረጉም ያን ያክል እንደ በጣም መጥፎ ነገር መታየት የለበትም ብዬ አስባለሁ። ግን እንዳልኩት እኔ እንትኑ በጣም ነው እንዲደብረኝ ያደርገኛል። ማስታወቂያ ብጠይቅ ወይም ራሴን ለማስታከከ መሞከር እንትኑ ያሳንስብኛል። የስራዬን መውደዴን ማክበሬን ማድረግ የምፈልገው ነገር መሆኑ ለማሳየት በጣም ያንስብኛል እና ስለዛ ስለዛ በተሰጠኝ የጊዜ ገደብ ውስጥ ለመስራት ስራውን ደግሞ የጊዜ ገደቡን ብቻ እያሰብኩኝ ደግሞ የስራውን ኳሊቲ ሳልቀንስ ለመስራት ሁል ጊዜ እጥራለሁ በየጊዜው እጥራለሁ ብዬ ነው የማስበው። ግን የጊዜ ገደብ ማስታወቂያ ማድረግ ይጎዳል ወይም በጣም እጅግ በጣም መጥፎ ነው ብዬ ለማለት ግን አይደለም

በባዶ እግር መራመድ ታውቃለህ? በባዶ እግር መራመድ አዎ አውቃለሁ። በተለይ በእጽንነት ጊዜ ረጅም ጊዜ ነው በእግር በባዶ እግሬ እሄድ ነበረ፤ እናቴ ራሱ በጣም አስቸግራት ነበር ለምን እንደሆነ አላውቅም፤ ግን ጫማ ማድረግ ምቾት አይሰጠኝም ነበር እስከሆነ ጊዜ ድረስ። በጣም የዘገየው ነበር የሚመስለኝ ከፍ እያልኩ ስመጣ ራሱ። ስራ የሚፈጥንልኝ የሚመስለኝ ወይም የሚሄድበት የሚፈጥን የሚመስለኝ በባዶ እግሬ ስራመመድ ነበረ። እና የሆነ ጊዜ ላይ የምርም ብርድ እየመታኝ በጣም ተመላላሸ የሆነ አይነት ሳል እየሳልኩኝ በጣም ተቸግሬ ነበር፤ በተለይ የሆነ እድሜዬ ላይ ለረጅም ጊዜ በባዶ እግሬ መሄድ እወዳለሁ፤ ከዛ ውጪ እንዳልኩት ደግሞ የሆነ ነገር ለመስራት ስሞክር ወይም ቤትም ሳጸዳ ይሁን፤ ግቢ ውስጥ የሆነ እቃ ይዤ ወደ ሌላው ክፍል ስራመድ ምናምን ባዶ እግሬ ነበር የማራመደው። እና በጣም ቤተሰቦቼ ተይሉኝ ነበር አንደኛ አግርሽ ይበላሻል ይበላሻል ምናምን ይሉኝ ነበረ ከዛ ባለፈ ደግሞ ሳል ምናምን በተደጋጋሚ የሚያጠቃኝ አይነት ልጅ ስለነበርኩኝ፤ ይበስብሻል ሳል ቶሎ ይዘሻል ምናምን እየተባልኩኝ እመከር ነበር ያኔ። እንደዛም ሆኖ ግን አልሰማቸውም ነበር፤ በጣም ነበር የሚቀለኝ። በጣም ነበር የምወደው፤ እንዳልኩት ቤት ለመጽዳት ሳስብ ባዶ እግሬን ነው ማጻዳው። ሱሬን ወደ ላይ ከፍ አድረገውና ውሃ ምናምን እንዳይነካኝ። ከዛ ግን ባዶ እግሬን ነው ቤት የማጸዳው። ለረጅም ሰዓት ቆማለሁ፤ ወዲህ ወዲህ አላለሁ ባዶ እግሬን ማለት ነው። ከዛ እንደሚታወቀው ጥሩ ነገር ጥሩ ነገር ብቻ ለመሆኑ ሳይሆን፤ መጥፎ ነገር ነው ባዶ እግር መሄድ መራመድ ምክንያቱም ብርድ ያስመታል። ከዛ ባለፈ ደግሞ የእግር የተረከዝ ድርቀት ያመጣል። እና እግራችን የነበረውን ውበት እንዲያጣ፤ ልስላሴውን እንዲያጣ የሚያደርግ ነገር ነው። ከዛ ባለፈ ደግሞ በአይን የማይታዩ ጀርሞች፤ ባክቴርያዎች፤ ማንኛውም ነገር በቆዳ ሰርገው ገብተው የማናውቀው በሽታ ሊያስከትሉብን ይችላሉ። እና ደግሞ እኔ እንደምጠቀበት እንደነበረውን አይነት ብርድ፤ ሳል፤ ምናምን ለዛ ደግሞ በጣም ተገላጭ ሊያደርገን ይችላል። ከዛ ባለፈ ደግሞ እንደውም የሆነ ጊዜ አጋጥሞኝ ያውቃል። ቤት እየጠረኩኝ እኔ ደህና ነኝ ያንያክል አልተጎዳሁም ግን ጎርቤታችን የነበረች የሆነች ልጅ ባዶ እግሯን ቤት ውስጥ ስትጠርግ፤ ውሃው አለ ከሴራሚኩ ጋር እንትን ብሎ በጣም አንሸራተታት እና በጣም ከፍተኛ የሚባል ጉዳት ነበር የደረሰባት ጭኗዋ አካባቢ፤ እና እሱን እሱን አይነት ታሪኮች በተለይ ስሰማ፤ በጣም እፈራ ነበረ። እንዲሁም የሆነ ጊዜ ላይ እንደሱ አይነት ጉዳት ባይሆኑም ቀለል ያለ ግን ወድቄ ነበረ። ሴራሚኩ አንሻራቶኝ ባዶ እግሬ ወድቄ ነበረ። እና ተይ እያልንሽ ምናምን እያሉ ቤት በጣም እንትን ብሎኝ እየተተው እየተቆጡኝ ነበረ፤ ምክንያቱም ሁል ጊዜ ነው የሚነገረኝ። እኔ ግን አልሰማም እንዳልኩት የፈጠንኩኝ ይመስለኛል ባዶ እድሜን ስራመድ። ቤት ውስጥ ወዲ ወዳ ስል የሆነ ጊዜ እንትን እያልኩኝ የፈጠንኩኝ ይመስለኝ ነበር እና በባዶ እግር መራመድ አውቃለው፤ እንዳልኩት ለረጅም ጊዜ ልምዴ ነበረ። እና ከተውኩት በኋላ ደግሞ አሁን ላይ ጭራሽ የተወሰኑ እርምጃ ራሱ መራመድ አልችልም ከመልመዴ የተነሳ።